የምታስታውሰው ልዩ በዓል አለ የሚለው ጥያቄ በጣም ግልጽና ደስየሚል ነው። እንደሚታወቀው ሀገራችን የብዙ የብዙ በዓሎች ሀገር ናት። የአስራ ሁለት ወራት በጣም ልዩ ልዩ በዓሎች አሉ አንደኛው በመጀመሪያ ወር የሚገኘው በመስከር ነው ማለት ነው። በአዲስ አመት የአዲስ የቅዱስ ዮሐንስ በዓል ነው። በመስከረም ሁለተኛ በዓል ደግሞ መስቀል በዓል ነው መስቀል ደግሞ እንደሚታወቀው። በብዙ የሀገራችን ክፍል የሚከበር ነው። አብዝሃኛው ግን የሚታወቀው ግን በቁራጌ ማህበረሰብ ነው። በጣም በደማቅ ሁኔታ ይከበራል። በዚህ በትግራይ ክልል ደግሞ በትግራይ አካባቢ ምስራቅ አውዘን በጣም በደማቅ ሁኔታ ነው የሚከበረው። በጉራጌ በኩስፎ በኩቶ የባላው ምግብ ስርዓት ነው። የሚከበረው በአድግራት ደግሞ በጠሎና በጥሎና በግእዝም የሚባለው የኢሮፓ ባህላዊ ምግብ ነው የሚከበረው። ስለዚህ እነዚህ በመስከረም በጣም የሚከበር ናቸው። በህዳር ወር ደግሞ የሚከበረው ደግሞ የህዳር ፂዮን የአክሱም ፂዮን አመታዊ ክብረ በዓል ነው በጣም በጣም ትንሽ ከበድ ያለ በዓል ነው። ከመላያ ኦርቶዶክስ እምነት ተከታይ ከመላያ የኢትዮጵያ ሀገራችን በየአቅጣጫቸው የሚገርፉበት በዓል እኔ ደግሞ የእሱን ባል ተካፍያለሁ። አምስት አመት ሙሉ አክሱም ዩኒቨርሲቲ ስለተማርኩ በዛ አምስት አመት የህዳር ጽዮን ተካፈይ ሆኛለሁ እና በጣም ልዩ ትውስታ አለኝ የሚገርም ነው። በጣም በሃይማኖታችን እያለን አድናቆት በጣም የሚገልጽለት ቀን ነው። ሁሉ ኢትዮጵያዊ ያለ ብሄር ያለ ህብር ያለ ቀለም ያለ እውቀት ያለ እድሜ ያለ ሁሉም ነገር በአንዴ በጣም የሚያከብርበት በዓል ነውና። የሰው ልጅ የሚከበርበት በዓል ነው ህዳር ፂዮን። በጣም ልዩ ነው እና በጣም ነው ትውስታ አለኝ። ስለዚህ ቤተክርስቲያን ደግሞ አድሬያለሁ እና ትውስታ አለኝ እዛ ላይ ከብዙ ሰዎች እየተጫወትን ነው እየጸለየኝ አጥብ ጊዜ አሳልፈናል በጣም እንደዚህ ይለኛል። ያ የቅዱስ ዮሐንስ ስናይ ደግሞ ያው እየሰማ ወጣ ያው እሺ ጋር ብርጠን በጣም ቤተክርስቲያን ትዘራለህ መውደቅ አለህ መውዘውን ልብስህን መቃጠል አለህና። ፀጉራችንን ደግሞ የሆነ የሆነ ልጅ እንጥሎ ያበራውን ጭቦውን ወደ ጭንቅላቴን አዘረውና ፀጉሬን አሰራኝ ነበር ያትውስታ አረሳውም። የሌላኛው ትውስታ ደግሞ የ አሸንዳ በዓል ነው ወይም ሻደይ። እንደሚታወቀው በሀገራችን በጣም በትልቁ የሚከበረው በመቀሌ ከተማ ነው። ሁሌ አሸንዳ ሲይሆን ደግሞ ከልጅ ከቤት አልወጣም። እኔ ለምሳሌ ከልጅ ከቤት ከወጣሁ በጣም ልጅ አገረዶቹ ብር ይሰበስባለሁ። በዓላቸው ስለሆነ እነሱም በአሸንዳ ቀን ሴት ልጅ ምንም አትሰደብም ወይም አትመታም ምክንያቱም የነጻነቷ ቀን ተብሎ ስለሚታሰብ። የፈለገችውን ስድብ ትሳደባለች የፈለገችውን ነገር ታደርጋለች እና ከእሱ ለመራቅ ብዬ ብዙም አሸንዳ አልወጣም። እና ትውስታዬም ደግሞ የፍራት ትውስታ ነው አሸንዳ ወይም ሻደይ። ሁሉም ሰው ደግሞ ቤት ነው የሚውለው የሆነ ወንድ ብር ብዙ ከሌለው ልጅ ነው ቤት ነው የሚውለው። ምክንያቱም ብር ከሌለ ብር ከሌለ ከወጣህ አትያዛለህና በጣም ብዙ ስድብ አለ። ስድቡ ደግሞ አጥንት ይሰብራል በጣም ከባድ ነው። ስለዚህ ሼም እንዳይዝብን ምናምን ብለን ቤታችን ነው የምንለው። እሱ ትውስታ በጣም ብዙ ነው። ሌላኛው ደግሞ የፋሲካ በዓል ሁሌ አርብ ስቅለት ስንሰግድ በጣም እስከ አስራ ሁለተኛ እንሰግዳለን። እና ምናምን ወድቀን እናውቃለን እና እሱ ደግሞ በጣም ከሚገርመኝ ነው። ሰግደን ከጨረስን በኋላ ወደ ቤት ስንመጣ ዝናብ ሲመጣብን አስታውሳለሁ። እና በጣም እኔ ብዙ ጊዜ በቃ በልዩ በዓላት በጣም ብዙ ትውስታ አለብኝ። ያው መስቀል ዳመራውም ሲቃጠል። ወደ ደቡብ ነው የምትወድቀው? ወይስ ወደ ሰሜን በጣም ብዙ ብር እናስይዝ ይላልና እሱ ደግሞ ትውስታና

አዳዲስ የስራ ግንኙነቶቹ ትፈጥራለህ? የሚለው እኔ በጣም በስራ ፈጠራ አዳዲስ የስራ ፈጠራዎችን ግንኙነት ለመፍጠር በጣም ብዙ ነው የምጥረው። በአሁኑ ሰዓት እንኳን ለራሱ በጣም ብዙ በኦንላይን ላይ ስፈልግ ነበር። ግንኙነት ለመፍጠር የተሻለ ገቢ ለማግኘት የተሻለ ነፃ የሆነ ከአለቃ ነፃ ራስህን የምትሆን ነው ራስህን የምታስተዳድረው በፈልክበት ሰዓት ሰርተህ የምትወጣበት በፈለክበት ሰዓት ደግሞ ስራውን ጨርሰህ አስረክበህ ማለት ጫና የሌለው የሚቆጣጠር ሀካል የሌለው ምክንያቱም በሀገራችን ላይ በተለመደ አብዛኛው ጊዜ በጣም በቃ የሆነ የ ካንተ በላይ ያለ ሰው ሀላፊ የሚባለው ማለት ነው። በብዙ ነገር ነው የሚጫንህ እና ከሱ ነገር እኔ የነፃ ለመሆን እፈልጋለሁ። እና የሆነ አዳዲስ ስራዎችን ለማግኘት ወይም ለመስራት እፈልጋለሁ። እና ሁሌ ዌብሳይት ቼክ አደርጋለሁ። ማለት ቤቴን ቁጭ ብዬ የምሰራው ስራ ነው የምፈልገው። እና ሁሌ ሰርች አደርጋለሁ። ግንኙነት ደግሞ ለመጠናከር እሞክራለሁ። ግንኙነትን ግንኙነቶችን ማጠናክረው ደግሞ በቂ የሆነ አቅም ወይም ችሎት የመናገር ሊሆንም ይችላል ብዙ ማለት ለሰው ልጅ እንዴት ነው ማሳመን ያለብኝ፤ የምሰራው ስራ ውጤታማ እንደሚሆን በቂ እኩለት እንዳለብኝ እንዴት ነው የማስረዳው ብዬ ነው የማስበው ሁሌ። እና አብዛኛው ጊዜ ስለ የእንግሊዘኛ አነጋገርክ ችሎታ ለመዳበር አሁን እየተማርኩ ነው እና ለአዲስ ስራ በጣም ጠንካራ እንዲሆን ግንኙነትን ጠንካራ እንዲሆን የሚያደርገው አንዱ የመናገር ብቃትን ማለት ምን ያህል ነው የሚለው ነው። የኔ የመናገር ብቃቴን ደግሞ አሁን እያደገ ነው። በጣም በሚገርም ሁኔታ ምክንያት እየተማርኩ ነው። ማለት ከጊዜ ወደ ጊዜ እያሻሻልኩ ነው። የገኘሁት ብር ወደ እውቀት ነው የሚቀይረው እኔ። ወደ ልብስ ወደ ጫማውም የሆነ የሆነ ጥሩ ምግብ ወደ ምግብ ሳይሆን ያምሮዬን በመመገብ ላይ ነው ያለሁት። እና አሁን ደግሞ አዳዲስ ስራዎች ግንኙነቶቹ በጣም እያሳደግኩ በጣም እየፈጠርኩ ነው። በቅርቡ ደግሞ ከወደ ትርጉም እገባለሁ። ከአማርኛ ወደ እንግሊዘኛ ከእንግሊዘኛ ወደ አማርኛ ከትግርኛ ወደ እንግሊዘኛ ከእንግሊዘኛ ወደ ትግርኛ ደግሞ ሊተረጉም ነው። በገለጻ ደግሞ ሊሰራ ነው። እና በጣም ጥሩ የሆነ ፕሮፐዛል አስገብቻለሁ። የችሎታዬን ጽሁፍ አስገብቻለሁ። እና ለቃለ መጠየቅ ነው የሚቀርበኝ። እና ስለዚህ እኔ አዳዲስ ስራዎችን በመፍጠር እና ግንኙነት በመፍጠር ላይ ነኝ። እስካሁን ደግሞ ጥሩ ሁኔታ እየሄድኩ ነው። ለራሱ የኦዲዮ ቅጂ የድምጽ ቅጂ በአዲስ ስራ ለሆነ እኔ ግን ከቴሌግራም ጓደኞቼ ያገኘሁት ሊንክ ስለሆነ ለነሱም ማመስገን እፈልጋለሁ። እና እኔ ሁሌ አዲስ ስራ ለማግኘት ነው ለመፍጠር ነው የኔ ስራ። እና ሁሌ እሞክራለሁ። ከተሳካ ተሳክቷል ይባላል፤ ካልተሳካ ደግሞ አልተሳካም ግን ተስፋ አልቆርጥም። ምክንያቱም እኔ ጠንካራ ሰው ነኝ። ብዙ ስራ አጥቻለሁ። ብዙ ስራ አግኝቻለሁ። ስለዚህ በቃ ለስራ ያለህ መንፈስ ጥሩ ከሆነ ስራ ታገኛለህ የሆነ ደግሞ ቀን ደግሞ ታጠዋለህ። እና ማለት የተሻለ ነገር መመኘት ነው። የተሻለ ነገር መመኘት ሲል መመኘት ብቻ ሳይሆን መስራት አለብን። መጣር አለብን። ማንበብ አለብን ከባለፈው ቶሞክሯችን ውድቀታችን ምንድን ነበር? ምን ምን ላይ ስላንሰራን ነው የወደቅነው? ምን ምን ስላ ስራ ስላላየኝ ነው ተሞክሮ ስላልወሰድን ነው የምንወድቀውን? ብለን ማሰብ አለብን። እና ሁሌ ለአዲስ ነገር መዘጋጀት አለብን። አዲስ ስራ ደግሞ አዲስ ነገር ይዞ ስለሚመጣ ሁሌም አዲስ ነው መስራት ያለብን። የሆነ ያረጀና ያፈጀ ስራ እዛ ተተክለን ተሰክተን እንደርስት ይዘን መሄድ የለብንም። ምክንያቱም ነጮች የምበልጡን አዲስ አዳዲስ ስራዎችን በመፍጠር ነው የሚበልጡን እኛ ደግሞ አዳዲስ ስራዎችን ፈጥረን ትውልድን መሳደግ መታደግ አለብን። ሀገራችንንም ወደ ላቀ ደረጃ ማድረስ አለብን። ከውርደት ከልመና